በቡድን መስራት በጣም ይመቸኛል። ያው አንድ ስራ በቀላሉ ለመስራት ካሰብን እ በቡድን መስራት በጣም መ ጠቃሚ ነገር ነው። በቡድን ስትሰራ ጊዜህን ትቆጥባለህ ጉልበትህን ትቆጥባለህ። እ እንደገና ደግሞ አንደኛው የሌለው ሌላኛው እ ሊኖረው ይችላል እና ሙያ እ ሙያም ትማርበታለህ ከሰው ልጅ ጋር መግባባትም። ማህበራዊ ህይወትንም ስለምትማርበት በቡድን መስራት በጣም የሚመቸኝ እ አሰራር ነው። እ ቡድን ሲባል ያው ብዙ ነገር እናገኝበታለን። እ እንትኖች አይደለም ጉልበትና እንግዲህ አይደለም ፍቅራችንን በቡድን ስንሰራ ፍቅራችንም ይጨምራል። እና ደግሞ እ እንትናችን ራሱ ከሰዎች ጋር ያለን እ ፍቅር ሊሆን ይችላል። እ መግባባቱ ራሱ በጣም ወሳኝ ነገር ስለሆነ እ ቡድን መስራት የምፈልገው ነገር ነው

አዎ እህል ሲፈጭ አሁን በ በድሮ ጊዜ እህል ወፍጮ ስላልነበር እ እህል የሚፈጩት በእንትን ነው በቋት ነገር በድንጋይ ነው። እና እህል መፍጨት ያው አብዛኛው ለምሳሌ እንጀራ ምንጋግረው። እ መጀመሪያ ዱቄት ተቦክቶ ነው። እና ዱቄቱ የት ይገኛል? ከእህሉ ነው እህሉ ተፈጭቶ ነው ወደ ዱቄት የሚቀየረው። እ እና እ ዱቄት ወይም እህል የሚፈጨው ወፍጮ ቤት ይኬዳል። ሁለት እንትኖች አሉት እህል የሚፈጭ በስር ላይ ሆኖ እነሱ የሆነ ሞተር አለ። ሞተሩ ሲሽከረከር እ ድንጋዮችና ድንጋይ በላይና በታች ያሉት ድንጋዮች በጣም ይጠጋጋሉ ስለዚህ በመሃል ያለውን እህል በዚያ ስለሚያልፍ ያንን እ ያደቀዋል ማለት ነው። ወይም ይፈጨዋል። እህል መፈጫ ማለት ይሄ ነው።

ያው እኔ የሺ ሰራተኛ ስለሆንኩኝ ከደንበኞች ጋር በደንብ ተቀራርቤ እሰራለሁ። ማለትም እኔ የሽያጭ ሰራተኛ ስሆንኩኝ ከውጭም ከውስጥም ያሉንን እንትኖች እቃዎች ለደንበኞች አስቀድሜ አሳውቃቸዋለሁ ዋጋቸውን። ከጊዜ ወደ ጊዜ እየጨመረም እየቀነሰም ስለሚሄድ እነሱን በጊዜ በየጊዜው አሳውቃቸዋለሁ እና ከደንበኞቼ ጋር አብሬ እየሰራሁ ነው። እና በየሰአቱ እንደዋወላለን ያው ብዙ ጊዜም ስለምንገናኝ ወይም ሰላም እንበባላለን።

ማር እወዳለሁ ማር ማለት በጣም ጣፋጭ የሚባል የምግብ አይነት ነው ሀይል ሰጭ ነው። ማርን ነው የምናገኘው። የማር አይነትም አለ። ጥቁር ማር አለ የሚባል አለ ነጭ ማር የሚባል አለ። የዋንዛ ማር የሚባል አለ እና አብዛኛውን ጊዜ የሚቆረጠው ማር ጥቅምት አካባቢ ጥቅምት እና ሰኔን ነው። ሁለቱ በብዛት አቦች የሚገኙበት ወራት ስለሆነ በዚህ ሰዓት ነው። የሚቆረጠው ማር። ሁለት አይነት የአረባባይ ንብን የምታረባበት መንገድ አለ። አንደኛው ባህላዊ የሚባል እና ሁለተኛው ደግሞ ዘመናዊ የሚባል ነው። ዘመናዊ በብዛት በደንብ ማርም ሚመረቱበት

አዲስ አበባ የምወዳት ከተማ ነች። እሷም በአፍሪካ በጣም ትልቋን ምትባለው ከተማ እች። የአለም አቀፍ የሆኑ ወይም አፍሪካ አፍሪካዊ የሆኑ ጉዳዮች። ለመወያየት ለመወያየት ወይም ለመነጋገር ሲፈልጉ የሚቀመጡበት ቦታ ነው። በጣም ሰፊ ነው። ንጹህ ነች። መንገዱ የ መኪና የሰው እና የባይስክሉ ይለያያልበየቦታው። ፓርክ አለ አረንጓዴ እጽዋቶችም አሉ። እና በጣም በዚህ በውበቷ በጣም ጽድት ያለች ስለሆነች በጣም የምወዳት ከተማ ነች። የኢንተርኔት ፈጣን በጣም ፈጣን ስለሆነ። እሱንም እወድለታለሁ። ሌላኛው ደግሞ ማውራት ማውራት ያው ሌሊት ላይ ስናየው በጣም ድምቅ ብሎ ነው የምናየው። እና ከተማዎን በጣም ነው ምወዳት። ሌላኛው የአየር ሁኔታዎ ሙቀቷም ማን ለሰው ልጅ በጣም አስፈላጊ የሚባል ተስማሚ የሚባል የአየር ንብረት አላት። እና እሱ ይመቸኛል።

ያው መንዳት ሲባል ብዙ ነገር አለ አንደኛ መኪና ሊሆን ይችላል በይስክል ሊሆን ይችላል ሞተር ሳይክል ሊሆን ይችላል ፈረስ ሊሆን ይችላል አህያ ሊሆን ይችላል እና የትኛው ነው? መኪናም መንዳት አልችልም። ሞተር ሳይክልም እንደዛው ሳይክል ግን መንደት እችላለሁ ሳይክል ፈረስ ፈረስም እንደዛው መንዳት እችላለሁ። እነዚህ የምችላቸው አንድ ሁለት ቀን ባይ የመኪና መንዳት እንደምችል ነው። ተስፋ ማደርገው።

ቁጥጥር ታደርጋለሁ አዎ አደርጋለሁ። ለምሳሌ ለምሳሌ የሆነ ምሳሌ ለመግጠም ወደ ምንም ቦታ ሄደን ነበርና። የወሰድናቸው የወሰድናቸውን እቃዎች በደንብ ቆጥረን እነዚህ ቆጥረን ስማቸውን መዝገብን አስቀመጠን። ስንመልስ ደግሞ እንደ አይጠፉብን ብለን እነሱን ቼክ አድርገን ነው። እንትኛውን ሆና በቃ ቁጥጥር አደርጋለሁ። እንዳይጠፋ እንዳይለወጥና እንዳይበላሽ